በልጅነትህ የምትወደው ጨዋታ ምን ነበረ ይላል? በልጅነቴ የምወደው ጨዋታ ከልጅነቴ ጀምሮ እስካሁን ድረስ እኔ የምወደው ጨዋታ ኳስ መጫወት ነው። በተለይ በልጅነት እድሜዬ ክለብ ወይም ፕሮጀክት ነበረን እና ለክለባችን ለፕሮጀክታችን የመሃል ሜዳ ተጫዋች በመሆን ብዙ ጊዜ አገልግያለሁ። እናም በውድድር አመቱ የአመቱ ኮከብ ጎል አስቆጣሪ በመባልም ተመርጫለሁ ማለት ነው። እና ኳስ ጨዋታ እጅግ በጣም ለኔ ልዩ ስሜት አለው ልዩ ደስታ ይሰጠኛል። በጣም በልጅነቴ ጀምሮ የምወደውና የምተገብረው የጨዋታ አይነት ነው። እንዲሁም ኳስ ጨዋታ ስቲል እስካሁን ድረስም በጣም የምወደውና የምወደው የጨዋታ አይነት ነው ማለት ነው። በተለይ ራሴ በስጫወት እጅግ በጣም ልዩ ያዝናናኛል ልዩ ደስ ያደርገኛል። እንዲሁም ደግሞ በውጪ የሚደረጉ የተለያዩ አውሮፓ ሀገሮች እንዲሁም የተለያዩ የአዥያ እንዲሁም የተለያዩ ሀገሮች ላይ የሚደረጉ ታላላቅ የልግ ጫዎታዎች አሉና እነሱን ጫዎታዎች በማይበት ጊዜ እጅግ በጣም ያዝናናኛል እራሴን ያዝናናኛል። ከእነዚህም የበለጠ ደግሞ በተለይ እንግሊዝ ውስጥ የማንችስተር ዩናይትድ ጨዋታ እጅግ በጣም ለእኔ ስሜት ይሰጠኛል። እና በልጅነቴ ተጫውቼ ያደጉት ኳስ በልጅነቴ ደግፌ ያደግኩት ክለብ ማንችስተር ዩናይትድ ነው። እና እኔ በልጅነቴ የሚወደው ጨዋታ እና ልዩ ቦታ የምሰጠው የጨዋታ አይነት እግር ኳስ ነው ማለት ነው።

በአካባቢው ድልድይ አለ? አዎ በአካባቢዬ ድልድይ አለ። ድልድይ እጅግ በጣም አስፈላጊ ነገር ነው። በተለይ የኛ አካባቢ ያደጉበት አካባቢ ገጠርማማ ክፍል ላይ እጅግ በጣም ትላልቅ ቦዮች ያሉበት፣ ትላልቅ የውሃ ጅረቶች አሉበት፣ በተለይ እንደ ሀገርም ኢትዮጵያ ማለት የተለያዩ የብዙሃን ወንዞች መነሻ ሀገር እንደመሆኗ መጠን እነዚህ ወንዞች ተነስተው በሚሄዱበት ቦታ ሁሉ ያው ተራራማ ቦታ ላይ ስለሚፈሱ መሬትን የመሸርሸርና ቦይ ወይም ገደል የማድረግ ሁኔታ አለ። እና ይህ ሁኔታ ለመንገድ ወይም ለትራንስፖርቴሽን አስቸጋሪ ስለሆነ ድልድይ በድልድይ ነው ማለት ነው ትራንስፖርቴሽን የሚከነውነው። እና ድልድይ እጅግ በጣም አስፈላጊ ነገር ነው። በጣም ብዙ ድልድይም በአካባቢያችን አለ ማለት ነው። በተለይ ድልድይ ኢትዮጵያ ላይ እጅግ በጣም ብዙ ቦታ ላይ የሚገኝና እጅግ በጣም ብዙ አገልግሎት የሚሰጥ የመጎጓዥ የመጎጓዣ

የስራ ምኞቶችህ ምንድን ናቸው የኔ የስራ ምኞቶች ያው አሁን ያለሁበት ሁኔታ ተማሪ ነኝ በትምህርት ላይ ነው ያለሁት እና ትምህርቴን ጨርሼ እንደወጣሁ በተለይ በስራ አለም ላይ እቀላቀላለሁ ብዬ የማስበው የስራ አይነት አስተማሪነት ነው እና በዚህ አስተማሪነት የስራ ሙያ ላይ እጅግ በጣም ብዙ ምኞት አለኝ አንደኛ ምኞቴ ሳይማር ያስተማረኝን ማህበረሰብ በማስተማር እሱን ማገልገል እፈልጋለሁ ማለት ነው። ሲቀጥል ደግሞ ቤተሰቦቼ ያሉት ገጠራማው ቦታና በአስተሳሰብ ትንሽ ወደኋላ የቀሩ አይነት ስለሆኑ እነሱን በተለይ በአስተሳሰቡም ሆነ በቻልኩት መጠን በገንዘብም እነሱን በማገዝ መርዳትና የነሱን ደስታ ማየት የስራ ምኞቴ ነው ማለት ነው። እንዲሁም ደግም ባስተማሪነት የስራ ገበታ ላይ ስኖር የማስተምራቸዉን ተማሪዎች እጅግ በጣም ተጽዕኖ ፈጣሪና ሀገርን የሚጠቅሙ ሀገርን የሚያስጠሩ ልዩ ብቃት ያላቸው ተማሪዎችን ለማፍራት መጣር የኔ የስራ ምኞቴ ነው ማለት ነው።

ስልክህን ምን ያህል ጊዜ ትሞላለህ? ስልኬን በሃያ አራት ሰዓት ውስጥ አንዴ እሞላለሁ። እኔ የምጠቀመው የስልክ አይነት ሳምሰን ጋላክሲ ኤም አስራ አራት ነው። እና ባትሪው ኳሊቲ ትንሽ የወረደ ስለሆነ ማታ ማታ ላይ ሁሌም እየሞላሁ ነው የማድረው ማለት ነው። ስልኬን በተለይ ቀን ላይ ስራ ቦታ ላይ ስለምውል። ቀን ስጠቀምበት እውላለው ማለት ነው፤ ማታ ላይ በምተኛበት ሰዓት ቸርጄው በማደር። ለቀን አገልግሎት ሲሰጥ ይውልና ማታ ላይ ስለሚያልቅ በየቀኑ በሃያ አራት ሰዓት ውስጥ አንዴ እቸርጃለው

የምትወደው አትክልት ምንድነው? እኔ የምወደው አትክልት ቀይ ስር ነው። በተለይ እኔ ያደኩበት አካባቢ ላይ እጅግ በጣም ብዙ አትክልቶችን እናፈላለን እናሳድጋለን እንከባከባለን እና። እና እኔ በጣም የምወደውና ምግብነቱም የሚመቸኝ የሚያስደስተኝ የትክልት አይነት ቀይ ስር ነው ማለት ነው። ቀይ ስር እንግዲህ እንደሚታወቀው እጅግ በጣም ብዙ እሚባሉ ጥቅሞች አሉት። ከእነዚህም መካከል በተለይ የደም ማነስ ላለበት ሰው የደም መሙላት ደምን ለመሙላት እጅግ በጣም የሚመከር ነው። ሀይልና ሙቀት ሰጭነቱ እንዲሁም ደግሞ የተለያዩ ጥቅማ ጥቅሞችን በመስጠት ደረጃ ቀይ ስር የሚስተካከለው ነገር የለም ማለት ነው። ቀይ ስር እጅግ በጣም የምወደው የምግብ አይነት ነው

በብእር ወይስ በእርሳስ ትጽፋለህ? ያው እኔ ብዙ ጊዜ የምጽፈው ያው በስክሪቢቶ ነው። ስክሪቢቶ እጅግ በጣም ብዙ ጊዜ የምትጠቀመው የመጻፍያ እይነት ስክሪቢት ነው። ያው ግን ከዚህም ባሻገር እርሳስ እጠቀማለው ማለት ነው። በተለይ እንደኛ ሀገር እንደ ኢትዮጵያ አስራ ሁለተኛ አስራ ሁለተኛ ክፍል የማለፊያ ፈተና ወይም ኢንተራንስ በምንፈተንበት ሰዓት ከእርሳስ ውጭ ሌላ የጽሁፍ አይነት አይፈቀድም እንደ ሀገራችን ህግ እርሳስ ነው የሚፈቀደው ማለት ነው። እና በዚህን ሰዓትም በእርሳስ ስጽፍ ነበረ እንዲሁም ደግሞ አንዳንድ ቦታዎቹ ላይ እርሳስ እንጠቀማለን ማለት ነው። እርሳስ በተለይ ደስ የሚልና አሪፍ የጽሁፍ አይነት ነው ማለት ነው። በተለይ ደግሞ እርሳስ ልዩ ጥቅሙና ልዩ ጥቅም የሚሰጥበት ምክንያት የተሳሳተ ጽሁፍ በምንጽፍበት ጊዜ የራሱ ማጥፊያ ያለውና ጽሁፉን ከዛው ላይ በማጥፋት እንደገና የምናስተካክልበት መንገድ ያለው በመሆኑ ነው ማለት ነው። ይሄ ልዩ ያደርገዋል ማለት ነው። የእርሳስን አጻጻፍ እና እርሳስ እጠቀማለው ማለት ነው ብዙን ጊዜ እርሳስን እጠቀማለው።

የወተት ተዋጽኦ ትወዳለህ አዎ የወተት ተዋጽኦ እጅግ በጣም እወዳለሁ። በተለይ ካደኩበት አካባቢ እንስሳቶች አሉና ከብቶች እና እኛም የራሳችን አርብቶ አደሮች ስለሆንን የራሳችን ከብቶች አሉ እና በልጅነቴ ጀምሮ ወተትን ስጠጣ ነው ያደኩት ማለት ነው። እና የወተት ተዋጽኦ ለሰው ልጅ እጅግ በጣም ብዙ ጥቅምም ያለው የመጠጥ አይነት ነው ማለት ነው። በተለይ ያ በአእምሮ ግንባታ ደረጃ የተለያየ እጅግ በጣም ብዙ ጥቅም አለው ማለት ነው። እና የወተት ተዋጽኦዎች እጠቀማለሁ ማለት ነው። የወተት ተዋጽኦ ከሚባሉት ውስጥም ወደ እኛ አካባቢ ብዙ ጊዜ የምንጠቀማቸውና ብዙ ጊዜ የሚዘወተሩ የወተት ተዋጽኦ አይነቶች እንደነ ቀይ እንደነ እርጎ ወተት ወገሚት አይብ እንዲሁም አጓት የሚባል የአካባቢ ስም ማለት ነው እነዚህን የውተት ተዋጽኦዎች ብዙ ጊዜ እመገባለሁ እጠቀማለሁ ማለት

ጠዋት በስራ ምን ታደርጋለህ? ያው እኔ ጠዋት የማደርገው ነገር ያው በጠዋቱ ከምኝታዬ ተነሳቼ ፊቴን ታጥቤ እጄን ታጥቤ ያው ቁርሴን እበላና። ወደ ስራ ከመሄዴ በፊት ወንድሞቼን ታናናሽ ወንድሞቼን ስራ ስምሪት እንዲሄዱና በስራቸው አሪፍ ስራ ሰርተው እንዲውሉ እነሱን ምክር እሰጣለሁ ማለት ነው። እና ቤት ያሉ ሁኔታዎችን ካመቻቸሁ በኋላ ወደ ስራ እሄዳለሁ ማለት ነው። እና ጠዋት ወደ ስራ ሄጄ ከጓደኞቼ ጋር ሰላም አደራችሁ ሰላምታ እለዋወጣለሁ። እነሱ ጋር የወንድማማችነት ስሜቶች እንዲኖሩን የፍቅር መጠይቅ ወይም የፍቅር ድርጊቶችን አደርጋለሁ ማለት ነው። እና ጠዋት በስራ እጅግ በጣም ብዙ ነገሮችን አደርጋለሁ ብዙ ነገሮችን እሰራለሁ

የትንኝ መረብ ትጠቀማለህ? አዎ። የትንኝ መረብ እጠቀማለሁ እኔ ያደጉበት አካባቢ ገጠራማው ማህበረሰብ ላይ በተለይ እንደዚህ አይነት ልምድ ስለማይታወቅ። አሁን ላይ በመንግስት የሚመጣ የትንኝ መረብ ወይም አጎበር የሚባል ነገር አለ ማለት ነው። ይህንን አጎበር በተለይ ህዝቡ እንዲጠቀምና እንዲላመድ በማለት መንግስት በነፃ ለህዝቡ የሚሰጥበት ሁኔታ ነው ያለው ማለት ነው። ከእኛ አካባቢ። እና በመንግስት በነፃ መጥቶ ተሰራጭቶ ለወላጆቻችን ተሰጥቶ እኛም እንጠቀማለን ማለት ነው። የትንኝ መረብ እጅግ በጣም ብዙ እና በርካታ ጠቀሜታ አሉት። ከእነዚህም ጥቅሞቹ መካከል በተለይ ለትንኝ እንዳንነደፍ በተለይ የወባ ትንኝ ከወባ በሽታ እንዳንይዝ። እንደውም የተለያዩ ትንኞችን ዝምብ የተለያየ ነፍሳቶች በምንተኛበት ሰዓት እንዳይረብሹና እንዳይበክሉን መከላከያ መንገድ ነው ማለት ነው። እና የትንኝ መረብ ወይም በእኛ በተለምዶ አጎበር ይባላል። እሱን እጠቀማለሁ

መዝገቦችን ታስቀምጣለህ አዎ መዝገቦችን አስቀምጣለሁ። እኔ ተማሪ ነኝ እና ተማሪ እንደመሆኔ መጣን በትምህርት አለም ውስጥ ያሳለፍኳቸው ብዙ ሪከርዶች እና ብዙ መዝገቦች አሉኝ። እነዚህን መዝገቦችም የራሴ ሳጥን በማበጀት ከዛ ሳጥን ውስጥ አስቀምጣለሁ ማለት ነው። ከማስቀምጣቸው መዝገቦች መካከል በተለይ እኔ ያስቀመጥኳቸው እና የማስቀምጣቸው መዝገቦች ለምሳሌ የ አ ተለያዩ የክፍል ግሬድ ሪፖርት ወይም የክፍል የማለፊያ ውጤቶችን አስቀምጣለሁ። እንዲሁም ደግሞ በመንግስት በክልል አቀፍ እና በሀገር አቀፍ ደረጃ የማለፊያ እውቅና የተሰጠኝ ሰርተፊኬቶች አሉ። ለምሳሌ በክልል ደረጃ የስምንተኛ ክፍል ብሄራዊ ፈተናን ያለፍኩበት እጅግ በጣም ጠቃሚ ካርድ አለ። እሱንም አስቀምጫለሁ አስራ ሁለተኛ ክፍል ደግሞ እንደ ሀገር አቀፍ ኢንተራንስ ያለፍኩበት የማለፊያ ሪከርድ አለኝ እሱንም አስቀምጣለሁ ማለት ነው። እና የተለያዩ መዝገቦችን እጅግ በጣም ብዙ መዝገቦች አሉኝ። እነሱን በቦክስ ወይም በሳጥን ውስጥ አስቀምጣለሁ ማለት ነው

ጫጫታ ታገኝበት ትችላለህ አዎ ጫጫታ ማግኘት እችላለሁ። በተለይ ጫጫታ እሚበዛባቸው ቦታዎች አሉ ወደዛ በመሄድ ማግኘት እችላለሁ ማለት ነው። በተለይ እኛ አካባቢ ወይም ከእኛ ሀገር እጅግ በጣም ብዙ ጫጫታ የሚበዛባቸው ቦታዎች አሉ። እነዚህም ቦታዎች መካከል ለምሳሌ የገበያ ማዕከል አለ የገበያ ማዕከሎች ላይ ሽያጭና ግዢ የሚፈጸምባቸው ቦታ ላይ እንደኛ አካባቢ እጅግ በጣም ብዙ ጫጫታ ያለበት ሁኔታ ነው ያለው ማለት ነው። በተለይ የዋጋ መደራደር ጫጫታ አለ ማለት ነው። ጫጫታ ያለባቸው ቦታዎች አሉ ማለት ነው። እንዲሁም ደግሞ የተለያዩ ቦታዎች አሉ ለምሳሌ። ጭፈራ ቤቶች ላይ ሆቴል ቤቶች ላይ እንዲሁም የተለያዩ ህዝብ እሚሰበሰብባቸው ቦታዎች ላይ የተለያዩ ጫጫታ ያለባቸው ቦታዎች አሉ ማለት ነው። ጫጫታ ማግኘት ከፈለኩ ከነዛ ቦታዎች ላይ በመሄድ አገኛለሁ ማለት ነው።

ማታ ከስራ በኋላ ምን ታደርጋለህ? እኔ ማታ ከስራ በኋላ ብዙ ጊዜ የማደርገው ነገር። ከስራ ተመልሼ ቤተሰቦቼ ላይ የሚታገሱ የሚታገዙ ስራዎች አሉ እነሱን ስራዎች በማገዝ አግዛለሁ ማለት ነው። በተለይ ምግብም ማብሰል ስለምችል እናቴን ምግብ በማብሰል አግዛለሁ። ከዛም በኋላ። ከስራ መልስ ያው ሁለት ሰዓት ምናምን አከባቢ እራት እንበላለን። እንዲሁም እራት ከበላን በኋላ የተለያዩ ከቤተሰብ ጋር የምናደርጋቸው የስራ ማስኬጃ ጭውውቶች ወይም ውይይቶች አሉ። እነሱን በማከናወን ወደ መኞታ እተኛለሁ ማለት ነው። እና የተለያዩ ከስራ መልስ የምሰራቸው ስራዎች አሉ እነሱን

የፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ መመልከት እጅግ በጣም እወዳለሁ። በተለይ ፀሀይ በኛ ሀገር ምሽት አስራሁለት ሰዓት ላይ በምትጠልቅበት ሰዓት ልዩ የደስታስሜት የሚፈጥር እይታ ነው። ያላት እና በተለይ ፀሀይ በምስራቅ ስትጠልቅ። በምስራቅ ዳይሬክሽን ልትጠልቅ አካባቢ እጅግ በጣም ልዩ ለይታ የሚስብ ቀይ የሆነ ከደመና ጋር ቀይ ከደመና ጋር ተደብልቆ እጅግ በጣም ለይታ የሚማርክና በቃ አለም ላይ ውብ የሆነ እይታን ነው የምታሳየን ማለት ነው። እና ፀሀይ በምትጠልቅበት ሰዓት አብዛኛውን ጊዜ አያለሁ ማለት ነው። ፀሀይ ስትጠልቅ ማየት መመልከት

በስራህ ላይ ምን ተግዳሮት አለህ? በተለይ በስራየ ላይ ብዙ ተግዳሮቶች አሉኝ። እኔ ተማሪ ነኝ። እና በተማሪነት ላይ እጅግ በጣም ብዙ ተግዳሮቶች አሉኝ። ብዙ ያሳካኋቸው መልካም ነገሮች አሉ። እነዚህም በተለየ ከፍተኛ ውጤት በማምጣት የሚሸለም ዋንጫ አለ። እሱን ዋንጫ በልቻለሁ አሳክቻለሁ። እንዲሁም ደግሞ በትምህርት አለም ላይ እጅግ በጣም የፈተነኝ የሆነ ሰዓት ላይ የሱስ ተጠቂ ነበርኩ። እና በዛን ሰዓት አጅግ በጣም ብዙ ሲቃይንና ብዙ መከራን አሳልፌ። በተለያዩ ቤትስ የተለያዩ ሰዎች ብዙ ምክር አድርገውልኝ በነሱ ምክር የተነሳ ከሱስ መላቀቅ ችያለሁ ማለት ነው። እንዲሁም ደግሞ እጅግ በጣም ራሴ ላይ ከፍተኛ ስራ በመስራት ራሴን ከሱ ውስጥ ማራቅ ችያለሁ። እነዚህ መካከል ለምሳሌ ስፖርት ቤት ወይም ጂም ቤት በመግባት እሰራለሁ ማለት ነው። የተለያዩ ፊክሽናል እና መንፈሳዊ ቡኮችን በማንበብ እንዲሁም ደግሞ የተለያዩ በእምነቴ እጅግ በጣም ብዙ ርቀት እየሄድኩበትና ተስፋ እንዲኖረኝ እያደረኩበት ሰዓት ነው ማለት ነው። እና በስራ ላይ እጅግ በጣም ብዙ

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው እኔ ያለሁበት አካባቢ በኢትዮጵያ አማራ ክልል እንዲሁም ደግሞ ምዕራብ ጎጃም ዞን ባህርዳር ከተማ ወይም የአማራ ክልል መዲና በሆነችው በባህር ዳር ከተማ ነው ያለሁት እና የአየር ሁኔታው እጅግ በጣም ሞቃት የሚባል ነው። በተለይ ጠዋት ጠዋት ላይ እጅግ በጣም ሀይለኛ ብርድ ያዘለ ንፋስ የሚነፍስበት ሰዓት ነው እጅግ በጣም አስቸጋሪ ብርድ ያለበት ሰዓት ነው። ጠዋት ላይ እንዲሁም ደግሞ እኩለ ቀን አካባቢ ላይ እጅግ በጣም ሀይለኛ ሙቀት የሚስተናገድበት ሰዓት ነው ማለት ነው። እንዲሁም ምሽት ላይ ደግሞ ቀዝቀዝ ያለ አየር የሚነፍስበት ሰዓት ነው ማለት ነው። እንደ አጠቃላይ ግን የአየር ሁኔታው ባህርዳር ላይ እጅግ በጣም ሞቃት ነው

በምንጣፍ ላይ ትቀመጣለህ? አዎ በምንጣፍ ላይ እቀመጣለሁ በተለይ እኔ ያደኩበት አካባቢ ገጠራማው ማህበረሰብ ላይ ዘመናዊ የመቀመጫ ሁኔታ የሌለበት ነውና በትራዲሽናል ወይም ባህላዊ የሆነ የመቀመጫ አይነት አለ፤ ያም መደብ ይባላል ከእንጨትን እንጨትን በመትከል እዛ ላይ እንጨቶችን በማጋደም በላዩ ላይ ጭቃ በመለጠፍ እና በዛ ላይ ምንጣፍ በማድረግ የምንቀመጥበት ሁኔታ ነው ያለው ማለት ነው። እና ምንጣፍ ላይ እቀመጣለሁ በምንጣፍ ላይ እጅግ በጣም ብዙ ጊዜ እቀመጣለሁ ማለት ነው፤ እንዲሁም ደግሞ አሁን ላይ ጊዜው እየተሻለ እና እየዘመነ ሲሄድ የተለያዩ መቀመጫዎች ወንበሮች ገብተዋል ማለት ነው። ለወንበሮቹ ራሱን የቻለ የወንበር ልብስ አለና ያን የወንበር ልብስ በማንጠፍ እቀመጣለሁ ማለት ነው፤ እና በመቀመጫ ላይ ምንጣፍ እጠቀማለሁ።

የምትወደው መክሰስ ምንድነው? ይላል ያው እኔ የምወደው መክሰስ እራት ላይ በተለይ ድንች ነው። እንግዲህ ድንች ከእኛ ሀገር እጅግ በጣም ልዩ ቦታ የሚሰጠው የምግብ አይነት ነው። እናም ድንች በተለያየ መልኩ ተዘጋጅቶ ለምግብነት ይውላል። ከእነዚህም መካከል በተለይ በወጥ መልኩ እንዲሁም ደግሞ ተቀቅሎ እንዲሁም ደግሞ ቺፕስ ሆኖ እንዲሁም ደግሞ በተለያየ ጥቅም አለው ማለት ነው። እና እኔ እራት ላይ ድንች በወጥ መልኩ ተሰርቶ እጅግ በጣም ደስ ይለኛል። መክሰስ ላይ ወይም ደግሞ እራት ላይ ብዙ ጊዜ የምጠቀመው ድንች ነው

በመንገድ ላይ ምግብ ትገዛለህ በመንገድ ላይ ምግብ አልገዛም ምክንያቱም በመንገድ ላይ ያለ ምግብ ንጽህና የጎደለውና ለጤና እክል ሊያጋጥም የሚችል ስለሚሆን በመንገድ ላይ ምግብ አልገዛም ማለት ነው። በተለይ እኔ የምግዘው በመንገድ ላይ ብዙ ጊዜ ቤት ላይ ታጥበው ወይም ደግሞ ቤት ላይ ተዘጋጅተው ለምግብነት የሚውሉ አይነቶችን ነው እንጂ። እነዚህን መካከል ያልበሰሉ ጥራጥሬ የሆኑ ፍራፍሬዎችን በመንገድ ላይ እገዛለው እንጂ ቀጥታ ለምግብነት የሚውሉና በስለው የሚሸጡ የምግብ አይነቶችን አልገዛም ማለት ነው። ምክንያቱም የተለያየ ጤና እክል ሊያጋጥመኝ ስለሚችል ብዙም ግዜ አልገዛም አልጠቀምም ማለት ነው

የምትወደው መተግበሪያ ምንድነው? እኔ እጅግ በጣም ብዙ መተግበሪያዎችን እጠቀማለሁ ከእነዚህ መካከል እጅግ በጣም የምወደውና ብዙ ጊዜ የምጠቀመው መተግበሪያ ቴሌግራም ነው ቴሌግራም እንግዲህ በጣም ብዙ ጥቅም ያለው መተግበሪያ ነው ማለት ነው። የተለያዩ ኢንተርናሽናል የሆኑ መረጃዎችን የምናገኝበት ነገር ነው ማለት ነው። በተለይ የምንፈልገውንና የሚጠቅመንን ድህረ ገጾች በመከተል የምንፈልገውን መረጃ የምናገኝበት ቻት ነው ማለት ነው። ከዚህም አልፎ ደግሞ ቪዲዮ ኮሊንግ ወይም ቪዲዮ ቻት የምናደርግበት መተግበሪያ ነው ማለት ነው። እንዲሁም ደግሞ የተለያዩ የግሩፕ ወይም ደግሞ የተለያዩ ዋይድ የሆኑ ግሩፖችን በመክፈት ከጓደኞቻችን ከቤተሰቦቻችን ጋር ዲስከስ የምናደርግበት የመተግበሪያ አይነት ነው ማለት ነው። እና ቴሌግራም ብዙ ጊዜ ይጠቀማል

ምን አይነት ጥቅማ ጥቅሞች አሉህ እኔ እጅግ በጣም ብዙ ጥቅማ ጥቅማ አይነቶች አሉኝ። እኔ ተማሪ ነኝ እና ለትምህርቴ የሚጠቅሙኝ እጅግ በጣም ብዙ ጥቅማጥቅሞች አሉት ከነዚህ መካከል የተለያየ ብዙ የገዛዋቸው አጋዥ መጽሐፎች አሉኝ። እንዲሁም ደግሞ በተለይ ከትምህርት ጋር የተያያዘ መረጃዎችን የማገኝበትና የተለያዩ መጽሐፍቶችን ኦንላይን ላይ ወይም ደግሞ በኦንላይን ላይ ዳውንሎድ እያደረኩ የምትጠቀምበት የራሴ ዋይፋይ ያለኝ ማለት ነው። እና ዋይፋይ እንዲሁም የተለያዩ መጽሐፍት እንዲሁም የተለያዩ የማንበቢያ ሩሞች ለኔ የልዩ ጥቅሜም የሰጡኝ ነገሮች ናቸው ማለት ነው

የምትወደው ስፖርት ምንድነው? እኔ በህይወቴ የምወደው ስፖርት እጅግ በጣም የምወደው ስፖርት እግር ኳስ ነው እግር ኳስ እንግዲህ እኔ በልጅነቴ ጀምሮ ተጫውቼ ያደኩበት ነው። አሁን ላይም እየተገበርኩ ያለሁበት ነው። ለወደፊትም የምተገበረው እና እጅግ በጣም በህይወቴ ልዩ ስሜት እና ልዩ ሴንስ የሚሰጠኝ እግር ኳስ ነው ማለት ነው እንግዲህ እግር ኳስ በተለይ እጅግ በጣም ብዙ ጥቅሞች ያሉት ከሱስ ነፃ የሆነ፣ እንዲሁም ከተለያዩ ሱሶች ነፃ የሆነ የራስ መዝናኛ መንገድ ማለት ነው ለኔ ደግሞ ልዩ ቦታ የምሰጠውና እጅግ በጣም ልዩ ቦታ የምሰጠው የመዝናኛ የስፖርት አይነት ነው ማለት ነው በተለይ እግር እግር ኳስን በውስጥም በውጭም በመየት እና በ እኔ ራሴን በመጫወት ይግብ በጣም ልዩ እርካታን አገኝበታለሁ ማለት ነው የምወደው ስፖርት አይነት እግር ኳስ ነው ለኔ

አዳዲስ የስራ ግኑኝነቶች ትፈጥራለህ? አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ። ግን ያው እኔ ያለሁበት የስራ ገበታ ወይም የስራ ፊልድ ተማሪነት ስለሆነ ያው እዚህ እዚህ ሙያ ላይ ብዙ የስራ ግንኙነት የማይፈጠርበት ቢሆንም ግን አዳዲስ የስራ ግንኙነቶችን እፈጥራለሁ። ከእነዚህም የስራ ግንኙነቶች መካከል በተለይ ከእኛ ክላስ ያሉ ተማሪዎች እና ሌላ ክላስ ያሉ ተማሪዎች እንዲሁም ደግሞ ከእኛ ሃይስኩል ወይም ከእኛ ትምህርት ቤት ያሉ ተማሪዎች እና ከሌላ ትምህርት ቤት ያሉ ተማሪዎች ያሉበትን ሁኔታ ለመግምግም የሚያመች የቀለም ትምህርት ውድድር የሚባል አለ። እና የተሻለ ጥራት የሚሰጥበት ትምህርት ቤት የትኛው ነው የሚለውን ለማወቅ እነሱን በመጋበዝ በተለይ ወደ እኛ ትምህርት ቤት እንዲመጡ በማድረግ ከተማሪዎች ጋር በመወያየት ያለውን የስራ ሁኔታ የማፈጻጸም ያለውን የትምህርት አሰጣጥ ሁኔታ የመገምገም ሁኔታዎች አሉ ማለት ነው። እንደዚህ አይነት የስራ እድሎችን እፈጥራለሁ።

በየትኛው ቀን ወደ ገበያ ትሄዳለህ? እኔ ብዙ ጊዜ ወደ ገበያ የምሄድበት ቀን ቅዳሜ ቀን ነው ማለት ነው ወደ እኛ ሀገር ብዙ ጊዜ ገበያ የሚዘዎተርባቸው ቦታወች እሮብ እና ቅዳሜ ናቸው። በሳምንት ሁለት ጊዜ የ ገበያ ቀን በመባል ይታወቃሉ። ረቡእና ቅዳሜ እና እኔ ብዙ ጊዜ ወደ ገበያ የምህድባቸው ቀኖች ሮብና ቅዳሜ ቢሆንም ቅዳሜ ብዙ ጊዜ ይሄዳል

የልደትህን እንዴት ታከብራለህ? ልደቴን እጅግ በጣም ባማረና በደመቀ ሁኔታ እከብራለሁ ማለት ነው። በተለይ የልደት ቀኔን። እናቴ ልዩ ዝግጅት በማዘጋጀት የተለያዩ ኬኮችን እንዲሁም የተለያዩ የልደት ቀን ፕሮግራሞች በመዘጋጀት። ቤተሰቦችን እንዲሁም የአካባቢ ሰዎች እንዲሁም የቅርብ ወዳጆችን በመጣት እና የተለያዩ ድግሶችን በመደገስ ቡና በመፈላት እንዲሁም የተለያዩ የልደት ቀን ክብረ በዓሎችን በማከናወን አከብራለሁ ማለት ነው። በተለይ በልደት ቀኔ እጅግ በጣም ልዩ ስሜት ይሰጠኛል ልዩ ደስታ የሚሰጠኝ ቀን ነው ማለት ነው። ከእነዚህም መካከል የተለያዩ ጊፍታዎች ወይም የተለያዩ ስጦታዎች ከወንድሞቼ ከስራ ባልደረቦቼ እንዲሁም ከተለያዩ ሰዎች ይመጣልኛል ማለት ነው። የልደት ቀኔ ለኔ ልዩ ቦታ የምሰጠው ሁኔታ ነው ማለት ነው

የስራ እድገት እየፈለግህ ነው አዎ የስራ እድገት እየፈለኩ ነው የሰው ልጅ በስራ አለም ላይ ስንኖር የተሻለ ስራ ለመስራት እና የተሻለ ስራ ለማግኘት መጣራችን አይቀሬ ነው እኔ ደግሞ አሁን ያለሁበት የስራ መስክ ትምህርት ነው እና በተለይ አሁን ዩኒቨርሲቲ ነው ያለሁት እና የባችለር ወይም የዲግሪ ተማሪ ነኝ ማለት ነው። ከዚህም ባሻገር ደግሞ የተለያየ የማስተርስ እንዲሁም ፒችዲ የትምህርት ሰርቲፊኬቶችን ለማግኘት እጥራለሁ ማለት ነው። እና የስራ እድገት እየፈለኩ ነው ማለት ነው

መተግበሪያዎችን ታወርዳለህ አዎ እኔ የምጠቅማቸው መተግበሪያዎችን በማውረድ ወይም ዳውንሎድ በማድረግ ነው የምትጠቀመው ማለት ነው? መተግበሪያዎችን አወርዳለሁ ምክንያቱም እንግዲህ ቴክኖሎጂ እያደገ እና የተለያዩ መተግበሪያዎች እየተሸሻሉ እንዲሁም ደግሞ አዳዲስ መተግበሪያዎች እየመጡ ነው የሚገኙት እና እነሱ መተግበሪያዎች ደግሞ የምጠቀመው በማውረድ እና ዳውሎድ በማድረግ ነው። እና ብዙ ጊዜ እኔ መተግበሪያዎችን አወርዳለሁ ማለት ነው ብዙ መተግበሪያዎችንም አውርጄ ነው የምጠቀመው። አውርጄ ከምጠቀማቸው መተግበሪያዎች መካከል ለምሳሌ ዋትሳፕ አለ። ቴሌግራም ኢንስታግራም ኤክስ ትዊተር እንዲሁም ማናጀር። የተለያዩ መተግበሪያዎች አሉና እነዚህን መተግበሪያዎች የምጠቀመው አውርጄ ነውና በማውረድ ነው ማለት ነው። መተግበሪያዎችን በማውረድ እጠቀማለሁ።

በመስመር ላይ ቪዲዮ ትመለከታለህ? በመስመር ላይ ቪዲዮ አልመለከትም። ምክንያቱም በመስመር ላይ ቪዲዮ መመልከት እጅግ በጣም ብዙ የትራፊክ አደጋ ስለሚያጋልጥ በመስመር ቪዲዮ አልመለከትም ማለት ነው። በተለይ እንደኛ ሀገር በመስመር ላይ ቪዲዮ መመልከት እጅግ በጣም ብዙ አደጋ ያስከትላል እና። የመስመር ሁኔታዎቹም እጅግ በጣም ጠባብ እና ሁለት መኪናዎች የሚሄዱትም የሚመለሱትም በአንድ በተመሳሳይ መስመር ስለሆነ- ከዛ ላይ ቆሞ ቪዲዮ ማየት እጅግ በጣም ለአደጋ የሚጋልጥ ነገር ስለሆነ በመስመር ላይ ቪዲዮ አልመለከትም።